"በቤት ውስጥ መሆን ትመርጣለህ?" በቤት ውስጥ ያው በርካታ ጊዜያትን መሆን እወዳለሁ፤ ነገር ግን ብዙ ጊዜ በውጭ አሳልፋለሁ፤ በተለይ በጋማ አካባቢዎች ላይ የማሳልፈው የጊዜ ሁኔታ በውጭ ነው የሚሆነው እና ክረምት አካባቢ የማሳልፈው ደግሞ ቤት አካባቢ ነው እና እንደየወቅቱና እንደየወራቱ እየተለየ ሁኔታን እመርጣለሁ ማለት ነው።

ምን? አዲስ ነገር መማር ትፈልጋለህ መማር የምፈልገው የትምህርት አይነት አዳዲስ መተግበሪያዎች ላይ ትኩረት አድርጎ መማር እፈልጋለሁ። ቴክኖሎጂ መሰረት ያደረጉት ትምህርቶች ላይ መማሩ በጣም አስፈላጊ ስለሆነ እና በቴክኖሎጂ ላይ ትኩረት ካደረግን ደግሞ የተለያዩ የገንዘብ ምንጮችን እዛው ላይ ማግኘት ስለምንችል ትኩረት አድርጌ ነው መማር የምፈልገው። አዳዲስ መተግበሪያዎች ላይ ቴክኖሎጂ መሰረት ያደረጉ የትምህርት አይነቶች ላይ ሳይንስ ቤዝድ የሆኑ ትምህርቶችን እማራለሁ

ስራዎችን በቅደም ተከተል ታስቀምጣለህ? አዎ ስራዎችን በቅደም ተከተል አስቀምጣለሁ። ምክንያቱም ስራዎች በቅደም ተከተል ከተቀመጡ በስርዓት በየ ክፍለ ጊዜያቸው በጊዜ ሰሌዳቸው እየሰራን ለተለያዩ ውጤት እንበቃለን። እና ስራዎች በቅደም ተከተል ካልተቀመጡ የስራዎችን የምንሰራቸው ስራዎች ላይፈጸሙ ስለሚችሉ ስራዎችን በቅደም ተከተን ማስቀመጡ ተገቢ ነውና። ጥሩ ውጤት ለማስመዝገብ ስራዎች በቅደም ተከተል ማስቀመጡ ተገቢ ነው

ጠዋት በስራ ምን ታደርጋለህ? ጠዋት በስራ ራሴን እዘጋጃለሁ የተለያዩ የቀን ውሎዬን ቅድም ተከተል አዘጋጃለሁ በቅድም ተከተል መሰረት ስራዎችን ለማከናወን የጊዜ ሰሌዳ እሰጣቸዋለሁ በእነዚህ የጊዜ ሰሌዳ ስራዎችን በመከወን የምሳ ሰዓትን በስርዓት አከናውናለሁ የምሳ ሰዓት ከበላው በኋላ እንዲሁም ከሰአት ያሉ ፕሮግራሞችን በአግባቡ በመውጣት ስራዬን የቀን ዉሎዬን በአግባቡ አጠናቅቃለሁ።

ዛሬ የመጀመሪያ ምግብህ ምን ነበር የሚለው? ዛሬ የመጀመሪያ ምግቤ ፓስታ ባትክልት ነበረ እና ከዛም በተጨማሪ ቡና የጠጣው ሲሆን በጣም ጥሩ የሆነ ቁርስ ተመግቤ። ጥሩ ላይ ያለው ሰው ነኝ በጣም ምቾት የተሰማኝ በዚህ ቁርስ። በጣም ተመሽቶኛል ፓስታ ባትከልት የምወደው ምግብም ስለሆነ ፓስታ ባትገልት በልቼ የቆየሁበት ጊዜ ነው

በስልክ ገንዘብ ትልካለህ? አዎ ገንዘብ በስልክ እልካለሁ። ምክንያቱም አሁን ዘመኑ ስልክ በጣም ብዙ ስራዎችን እየሰራ እስከማሆኑ ድረስ በጣም በርካታ የገንዘብ ማስተላለፊያ መተግበሪያዎች በስልክ ተጭኖ ውስጥ አሉ። እነዚህን መተግበሪያዎች በመጠቀም በርካታ ስራዎችን እየሰራን የተለያዙ ገንዘቦችን በማስተላለፍ በተለያዩ ቀለል ባለመልኩ ህይወትን እየተጠቀምን እንገኛለን። እና ገንዘብ በቴሌብር በተለያዩ የባንክ መተገሪያዎች ብር እንልካለን።

ሽቶ ትጠቀማለህ ሽቶ እጠቀማለው ሽቶ በጣም ጥሩና ራስን የሚያድስ እስከመሆኑ ድረስ ለጥሩ መዓዛ ያለው ሽቶ መጠቀም በጣም ጥሩ ነው። እና እኔም ሽቶዎችን በመጠቀም ራሴን አስደስታለሁ ሰዎችን አስደስታለሁ። ነጻነት ይሰማሃል እና በጣም በርካታ የሆኑ ጠቀሜታ ስላላቸው ሽቶ መጠቀም። በጣም ሀሪፍ ስለሆኑ ሽቶዎችን ግን መጠቀማችን መምረጥ አለብን። እና ጥሩ የሆኑ ሽቶዎችን በመጠቀም ቁጥር ጥሩ የሆነ ይሰማናልና ጥሩ መዓዛ ሽታ ያላቸውን ሽቶዎች መጠቀሙ ይመከራል

ቃልህን ትጠብቃለህ ቃሌን እጠብቃለሁ ቃል መጠበቅ በጣም ቀላል ሚባል አይደለምና ቃልህን ትጠብቃለህ? ቃሌን እጠብቃለሁ። እና ቃል ካልጠበቁት እጅግ ከጓደኛም ከማንኛውም ወዳጅ ልትረቅ ስለምትችል ቃል ግዴታ መጠበቅ ያስፈልጋል። ቃል ካልተጠበቀ እጅግ ከባድም ስለሚሆን ያው ቃል መጠበቅ ግዴታችን ነው። እና ሁሉም ሰው ቃል መጠበቅ ይገባዋል። ቃሉን ካልጠበቀ ሰው በጓደኛው በወዳጁ ሊጠላ ስለሚችል ግዴታ ቃል መጠበቅ ያስፈልጋል

ድንጋይ ስብስብ ታደርጋለህ ድንጋይ ስብስብ አደርጋለሁ ለተለያዩ አላማዎች ስለሚውል ድንጋይ። ድንጋይ ይሰበሰባል ድንጋይ ስንሰበሰብ። ብዙ ጠቀሜው ስላለ ለተለያዩ ግንባታዎች ለተለያዩ ህንፃውን ማሰሪያዎች ስለሚያገለግለን ድንጋዮችን እንሰበስባለን። እና ድንጋይ ስብስብ በጣም ጥሩም ስለሆነ እኔም ድንጋዮችን እየሰበሰብኩ ለተለያዩ የግንባታ ለተለያዩ ስራዎች እንዲውል በማድረግ። ድንጋዮችን እሰበሰባለሁ

ልብሶቼ በስርዓት የተቀመጡ ናቸው። ልብሶች በስርዓት የተቀመጡ ናቸው። ምክንያቱም ልብሶች በስርዓት ካልተቀመጡ ተጣጥፎ ብዙ ብልሽት ሊደርስባችሁ ስለሚችል ልብሶችን በአግባቡ አጥፈን ማስቀመጥ መቻል አለብን። ሸልፍ ማስቀመጥ ላይ አለብን። ሼልፍ ላይ ማስቀመጥ መቻል አለብህ። በስርዓት ልብሶች ካልተቀመጡ ምንም ያህል ንጽህና ቢኖራቸውም እንኳን ለተለያየ ጉዳት ሊደረሰባቸው ስለሚችል። ልብሶችን በስርዓት የመቀመጥ መቻል አለባቸው።

ማዕድን ትጠቀማለህ ማዕድን አዎ ግዴታ አስፈላጊ ስለሆነ ማዕድኖችን መጠቀም እጅግ ከባድ ይመስላል በጣም ሀሪፍ የሆነ ለህይወት ቀልል የሚያደርግና ለተለያዩ አገልግሎቶች የምንጠቀምበት ስለሆነ ማዕድናትን አብዝቶ ማምረትና መጠቀም ያስፈልገናል ለተለያዩ ለውጦች ለተለያዩ እድገቶች ያስፈልጋሉ ማዕድን ማዕድን እጅግ ለህይወት መሰረት እስከመሆን ድረስ ስለዚህ ማዕድን በአግባቡ መጠቀም ያስፈልጋልና ማዕድናትን በአግባቡ እንጠቀም

የድርጅቱን በዓል ትወዳለህ? የድርጅቱን በዓል አጥብቄ እወዳለሁ። ምክንያቱም የድርጅቱን በዓል ካላከበርነና ካልጠበቅነ ስራን በአግባቡ ለመስራት ምቾት ስለማይሰጠን በአግባቡ የድርጅቱን ባህል መውደድ ያስፈልገናል። ማክበር ያስፈልገናል። መጠበቅ ያስፈልገናል። እና የድርጅቱን ባህል በአግባቡ በስርዓት መጠበቅ እጅግ ከፍተኛ የሆነ ጠቀሜታ ስላለው ሁሉም ሰው የድርጅቱን ባህል መውደድና ማክበር ይጠበቅበታል።

ሩዝ ትወዳለህ ሩዝ ብዙም የምወደው የምግብ አይነት አደለም ግን ብዙ ሰዎች ይመገቡታል እኔ ግን አብዝቼ የምወደው የምግብ አይነት አደለም። አልፎ አልፎ እንደ ቁርስ እጠቀመዋለው ከዛ ውጪ ግን። ብዙውን ጊዜ የምጠቀመው የምግብ አይነት አደለም ብዙ ሰው ይጠቀማል። በኔ ዘንድ ግን ብዙም የምመገበው የምግብ አይነት አደለም

ኮምፒውተር መጠቀም ትችላለህ? ኮምፒውተር አዎ እጠቀማለሁ ኮምፒውተር በጣም ከፍተኛ የሆነ ጥቅም እስካለው ድረስ። ይሄን ጥቅም በመረዳት ከፍተኛ የሆነ ጥቅም። ለማግኘት ሲባል ኮምፒውተር አክሰስ ማድረግ ያስፈልገናል። ኮምፒውተር እጅግ ብዙ ስራዎችን ያቀልልናል እና ለተለያዩ ጽሁፎችን ለማዘጋጀት የተለያዩ የትምህርት ፕሮግራሞችን ለማዘጋጀት የተለያዩ ቪዲዮዎችን ለማዘጋጀት እጅግ ከፍተኛ የሆነ ጠቀሚታ ስላለው ኮምፒውተርን ብዙ እንጠቀማለን። እኔም በብዛት እጠቀምበታለሁ

ማብሰል ትችላለህ? ማብሰል አዎ እችላለሁ የተለያዩ ምግቦችን አዘጋጃለሁ። የተለያዩ ምግቦችን እና አበስላለሁ ምግብ አብስዬ ለምግብነት አውላለሁና። ለኔም ለሌላም ለብዙ ነገሮች ምግብን አዘጋጃለሁ። እና በጣም ተመጣጣኝ የሆኑ ምግቦችን ጣፋጭ የሆኑ ምግቦችን እጅግ መዓዛ ያላችሁ ምግቦችን በማዘጋጀት ለኔና ለማህበረሰብ አቀርባለሁ።

ስሜትህን በፊትህ ላይ ታሳያለህ? አዎ አሳያለሁ ስሜቴን በፊቴ ላይ አላስፈላጊ ነገሮችን ሳይ በፊቴ ላይ ቁጣን አሳያለሁ። ደስታንም ስፈለግ በፊቴ ላይ ስሜትን መግለጽ ይቻላል እና ስለፊት በጣም ብዙ አይነት ስሜቶችን ልንገልጽበት እንችላለን። እና እኔም በፊቴ ላይ በርካታ ነገሮችን አሳያለሁ። እና ስሜቴን በፊቴ መግለጽ እና ማሳየት የምችልበት መንገድ አለ

ኢንተርኔት አለህ? አዎ። ኢንተርኔት አለኝ። ምክንያቱም ኢንተርኔት በጣም ከፍተኛ የሆነ ጠቀሜታ ካለ ስላለው የኢንተርኔት ግዴታ መጠቀም እና ለተለያዩ አላማዎች ለተለያዩ ስራዎች መዋል። ስለሚያስገድደን። ግዴታ ኢንተርኔት መጠቀም መቻል አለብንና። እኔም እንዲሁ ኢንተርኔትን እጠቀማለሁ። ኢንተርኔት ያው ለብዙዎች ስራ መሰረትም ስለሆነ ኢንተርኔት አብዝቼ እጠቀማለሁ

እህል መፍጨት ታውቃለህ? አዎ አውቃለሁ። እህል መፍጨት ብዙ አይነት መፍጨት ዘዴዎች ሲኖሩ በባህላዊና በዘመናዊ መልኩ እህል ይፈጫል። ከእነዚህም መካከል በባህላዊ በድንጋይን መሰረት ባደረጉ በባህል አይነት መንገድ ይዘጋጃሉ። ሁለተኛ ደግሞ በዘመናዊ መልኩ ይዘጋጃሉ

ስነ ጥበብ ትወዳለህ? ስነ ጥበብ እጅግ እወዳለሁ። ስነ ጥበብ ለብዙ ነገሮችም አስፈላጊ ስለሆኑ። ስነ ጥበብ በጣም በርካታ ጠቀሜታዎች እስካሉት ድረስ እኔ ስነ ጥበብን በጣም በጥሩ ሁኔታ እጠቀምብታለሁ ለተለያዩ አላማዎች። ለተለያዩ ስራዎች ስለሚያስፈልገን ለባህል ለተለያዩ በዓላት የምንጠቀምበት አንዱ ስነ ጥበብ ስለሆነ ስነ ጥበብን በአግባቡ መጠቀምና ለወደፊትም ማስተላለፍ አስፈላጊ ነው።

በትምህርት ቤት የምትወደው ትምህርት ምን ነበር? ማለት በትምህርት ቤት የምወደው ተፈጥሮ ሳይንስ የሆኑት ትምህርቶችን በጣም አብዝቼና ትኩረት ሰጥቼ የምከታተለው የትምህርት አይነት ሲሆን። ከነዚህም መካከል እንደ እንግሊዝኛ እንደ አካባቢ ሳይንስ እና ተፈጥሮ ሳይንሶችን በሙሉ እና የሂሳብ ትምህርቶችን። በጣም ጥሩ ሁኔታ እየምወደው እና ትኩረ ሰጥቼ የምከታተለው ሙያ ነው። እና እነዚህን ትምህርቶች በጣም በጥንቃቄና ትኩረት ሰጥቼ የምማረው ትምህርት ነበር።

ሰንት ትራስ ትጠቀማለህ ትራስ ብዙ ጊዜ። ሶስት እጠቀማለሁ አንድ በጎን ሁለት በላይ እጠቀማለሁ እና ከፍተኛ የጉንፋን መጠን ካለ እና ሰአላት ካለ ልብ ላይ የሚያስቸግር ነገር ካለ መታፈን ነገር ካለ እነዚህን ለመከላከል ትራስ ቀና አድርገን ብንጠቅም የተሻለ ያተነፋፈስ ዘዴ ሊኖረን ስለሚችል። ትራስ ደጋግሞ መጠቀም እና ደራርቦ መጠቀም የተሻለ ያተነፋፈስ ዘዴ እንዲኖረን ያደርጋል። በጎንም እንዲሁ ደገፍ ለማለት ለማስፈልግ ትራስ እጠቀማለሁና። በትንሹ ሶስት ትራሶችን ይጠቀማሉ

በፋም ማብሰል ታውቃለህ አዎ አበስላለሁ የተለያዩ ምግቦችን በፋም ማብሰል የሚቻልበት መንገድ አለ። ፋም በጣም ብዙን ስራዎች ስለሚያቀልልን። በፋም ምግብ ማዘጋጀት እንችላለን ሻይ ማፍላት እንችላለን ቡና ማፍላት እንችላለን የተለያዩ ወጦችን መስራት እንችላለን እና የተለያዩ ትኩስ ምግቦችን መስራት የምችልበት መንገድ ስለሆነ ፋም ብዙ ጊዜ ተጠቅሜ አውቃለሁ ብዙ ህይወትን አሳልፌበት ስለማውቅ። ፋምን በደንብ አውቀዋለሁ

ልብስ በዚህ ታጥባለህ አዎ አጥባለሁ ብዙ ጊዜ። በእኛ ላውንደሪ እጅግ ከባድ እና ውድ ስለሆነ የልብስ ማጠቢያ ማሽኖች ውድ ስለሆኑ የምጠቀመው በእጅ ማጠብ ነው። እና እኔም የምጠቀመው በእጅ ማጠብ ልብስ ነው። እና እጅግ ብዙውን ሰው የሚጠቀመው ባህላዊ በሆነ የልብስ ማጠቢያ መንገድ በእጅ ልብስ ማጠብ ነውና እኔም እጠቀማለሁ

ሽማግሌዎችን እንዴት ታከብራለህ? ሽማግሌዎችን በተለያየ መልኩ ልናከብራችሁ የምንችልበት መንገድ ሲኖር። ከእነዚህም መካከል የተለያዩ ትዕዛዞችን በመፈፀም የተለያዩ አገልግሎቶችን ለሽማግሌዎች በማድረግ የተለያዩ ከበሬታዎችን በማድረግ የተለያዩ ስጦታዎችን በመስጠት እና የተለያዩ ትዕዛዞችን በቀላሉ በመፈጸም ሽማግሌዎችን ማክበር የምችልበት መንገድ ሊሆን ይችላል። እና ሁላችንም ሽማግሌዎችን የምናከብርባቸው የተለያየ መንገዶች ቢኖሩም እንደኛ አካባቢ ደግሞ ትልቅ የሆነ ስጦታ በመስጠት ልናከብራቸው እንችላለን

የቴክኖሎጂ ችግር ሲያጋጥምም ምን ታደርጋለህ? ለሚል የቴክኖሎጂ ችግር ሲያጋጥምም ከተለያዩ ጓደኞች ጋር ከተለያዩ የእውቀት ባለሙያ ጋር ድጋፍ እንዲደረግ አደርጋለሁ። እንዲሁም ከተለያዩ የኢንተርኔት አገልግሎቶች ላይ ኢንተርኔት ላይ በመፈለግ የተለያዩ መረጃዎችን በመውሰድ ጥራት ያለው አገልግሎት ለማግኘት እችልበታለሁ። እና የተለያዩ የእውቀት ባለሙያዎችን በመጠየቅ የዚሁ ተተካፋይ እሆናለሁ

የፀሀይ ስትጠልቅ መመልከት ትወዳለህ? አዎ የፀሀይ ጥልቀት። ብዙዎች የሚከታተሉት እና ብዙዎች ትኩረት የሚሰጡት ሁኔታ ስለሆነ እኔም ፀሀይ ስትጠልቅ መመልከት እወዳለሁ። እና ፀሀይ ስትጠልቅ ብዙ አይነት ትርጉም ስላለው በተለይ በምዕራባውያን ሀገራት ብዙ ጊዜ የፀሀይን ጥልቀት በጉጉት ይጠብቋታልና። እኔም የፀሀይን ጥልቀት እከታተላለሁኝ።

የመጠጥ ውሃን ከየት ታገኛለህ? የመጠጥ ውሃ ከተለያዩ ነገሮች ልናገኝ እንችላለን ከዚህም መካከል ከጉድጓድ ልናገኝ እንችላለን ከምንጮች ልናገኝ እንችላለን ከዝናብ ልናገኝ እንችላለን። የተለያየ የውሃ ማግኛ ዘዴዎች ስላሉን ከእነዚህም ውስጥ። እነዚህን በመጠቀም መጠቀም የምንችልባቸው መንገዶች አሉ ማለት ነው

የጧት እለታዊ ተግባሮች ምንድን ናችሁ? የጧት እለታዊ ተግባሮቼ መጀመሪያ እነሳለሁ እጄን ታጥባለሁ። ከዛ ጸሎት አደርጋለሁ ጸሎት ካደረኩ በኋላ ቁርስ እበላለሁ። ቁርስ ከበላሁ በኋላ የተለያዩ የቀን የስራ እቃዎችን አዘጋጅና እነሳለው ማለት ነው። ከተነሳው በኋላ ትራንስፖርት እጠብቃለሁ። ትራንስፖርት ካገኘሁ በኋላ ወደ ስራ ቦታ እሄዳለሁ።

በመስመር ላይ ትማራለህ? አዎ እማራለሁ። በመስመር ላይ የተለያዩ ትምህርቶች ሊኖሩ ይችላሉ። እነዚህን ትምህርቶች በአግባቡ መጠቀም ያስፈልጋል። መማር ያስፈልጋል። ለትምህርት በጣም ብዙ መንገዶች ስላሉ በመስመር ላይ የተለያዩ የምናያቸው የምንሰማቸው እያንዳንዱ ነገሮች ትምህርት ስለሆኑ በመስመር ላይ መማር የምንችልበት ብዙ መንገዶች ስላሉ እኔም በመስመር ላይ ትምህርት አገኛለሁ። ትምህርት እማራለሁ። መስመር ላይ ብዙ እውቀት ምንጮች አሉና በመስመር ላይ የትምህርት ማግኘት የሚቻልበት መንገዶች አሉ ብዙ ሰዎች ይሄን ነገር ይጠቀሙበታል። እኔም በምስመል ላይ ብዙ ትምህርቶችን አግኝቼበታለ። አሁንም አገኝበታለሁ። ለወዴትም እንደማገኝበት አደርጋለሁ።

በቀን ምን ያህል ውሃ ትጠጣለህ በቀን? ከሁለት ሊተር እስከ ሶስት ሊተር ልጠጣ እችላለሁ በጣም ሞቃታማ በሆነበት ቀን እስከ ሶስት ሌትር የምንጠጣበት ሁኔታ አለ። ከዛ ውጪ ግን ሁለት ሌተር ልጠጣ አችላለሁ እና ከሁለት እስከ ሶስት አብሬጅ የሚጠጣበት ሁኔታ አለ። ብዙ ጊዜ ግን ሁለት ሌተር የሚጠጣበት የጊዜ ነው ክረምታማ አካባቢ ከሆነ። ብዙ ጊዜ ውሃ አንጠጣም በጋ አካባቢ ግን ሙቀትም ስላለ በዚህ ምክንያት ውሃ በብዛት የሚጠጣበት ወቅት በጋማ አካባቢ ነው። እና በጋ እስከ ሶስት ሌተሪ ይጠጣ እንችላለን ማለት ነው

በመስመር ላይ ሙዚቃ ትሰማለህ? አዎ የተለያዩ ሙዚቃዎችን መስመር ላይ ከፍቶ እያዳመጥኩ የምጓዝበት ሁኔታ አለ። የተለያዩ ጭንቀቶችን የተለያዩ ሀሳቦችን። ለመግታት ሲያስፈልግ ሙዚቃዎችን እየሰማን በመስመር ላይ እንጓዛለን። እና በምስል ላይ ሙዚቃ ማዳመጥ ከተለያዩ ጭንቀቶች ከተለያዩ አላስፈላጊ ድብርቶች ነፃ ስለምንሆን። በዝህ ሰዓት ሙዚቃ ከፍተን መስመር ላይ መጓዙ ጥሩና ጠቃሚ ነው

ቀትር ምን ትመገባለህ? ቀትር ላይ የተለያዩ ምግቦችን እመገባለሁ ከነዚህም መካከል እንቁላል እመገባለሁ ዳቦ ፍርፍር እመገባለሁ ስጋ እመገባለሁ። እነዚህን ምግቦች ቀጥር ላይ ከፍተኛ የሆነ ፕሮቲን ምግቦች ስለሆኑ እነዚህን ምግብ አዘውትረን ስንመገብ። ቀትር አካባቢ ላይ ብዙ ችግሮችን ለመቋቋም ብዙ ተጽኖዎችን ለመቋቋም ስለሚረዳን ቀትር ላይ እነዚህን መመገቡ በጣም ጠቃሚና አስፈላጊ ነው።

የምትወደው መጽሐፍ ምንድነው? የምወደው መጽሐፍ መጽሐፍ ቅዱስ መጽሐፍ ቅዱስን በጣም እወደዋለሁ። ምክንያቱም መጽሐፍ ቅዱስ። የተፈጥሮን ምንነት የተፈጥሮን አመጣጥ የእግዚአብሔርን ድንቅ ስራ እያንዳንዱን ተአምራዊ ነገር የምናይበት እና የነፍስን መዳን እና የነፍስን አጠቃላይ የመዳን ባህሪን ስለሚያስረዳን መጽሐፍ ቅዱስን በጣም በጥሩ ሁኔታ አርጌ የምወደው መጽሐፍ ነው

የምትመኘው የእረፍት ጊዜ ምንድነው? ከቀጥር ስድስት ሰዓት እስከ ሰባት ሰዓት ይምመኘው የእረፍት ጊዜ ሲሆን ከእለታቱ ውስጥ ደግሞ በጣም ትላልቅ አመታዊ በዐላቶች ላይ የምመኘው የእረፍት ጊዜ ነው። ከዚህ በተጨማሪም ደግሞ እሁድና ቅዳሜን የምመኘው የእረፍት ጊዜ ነው እና እነዚህ ጊዜያቶች እጅግ አጥብቄ የምወዳቸው የእረፍት ጊዜዎቼ ናቸው። እና ከዚህም በተጨማሪ ክረምት አካባቢም እንዲሁም የእረፍት ጊዜም ቢሆንም የምመርጠው ክፍለ ጊዜ ነው። እና በጣም ከምወዳቸው የእርፍት ጊዜዎች መካከል ግን እጅግ አመታዊ ድንቅ ጥምቀት ገና በዓል ላይ በጣም የምመኘው የእረፍት ጊዜ ነው። እና እነዚህ ክፍለ ጊዜያቶችን እረፍት ባደርግ በጣም እወደዋለሁ በጣም ደስ የሚለኝ ነው

ወደ መናፈሻ ብዙ ጊዜ እሄዳለሁ ማታ እሄዳለሁ ቀን እሄዳለሁ። ላይ ብዙ ጊዜ ወደ መናፈሻ የሚሄደው ቀና እና ማታ አካባቢ ሲሆን ብዙ ጊዜ ግን እሁድ ቅዳሜ ላይ አዘውተሬ የምሄድባቸው ቀናቶች ናቸው። ከጊዜ አንፃር ግን ብዙን ጊዜ ቀንና ማታ ብቻ ነው ሊሄድ የሚችለው እና ጠዋት አካባቢ ወደ መናፈሻ ጉዞ አድርጌ አላውቅም። ለወደፊት ግን ብዙ ጊዜ ያው እሁድ ላይ በተደጋጋሚ የምሄድባቸው ከቀናት መካከል እሁድን ላይ ተደጋጋሚ የምሄድበት የመናፍሻ ጊዜ ነው።

ስልጠና ትወስዳለህ አዎ ስልጠና በጣም ወስዳለው ብዙ አይነት ስልጠናዎች አሉ የአጭር ጊዜ ስልጠናዎች አሉ የረጅም ስልጠናዎች አሉ። ከእነዚህም ስልጠናዎች እንደያስፈላጊነቱ ለኔ የሚጠቅመኝን ስልጠና። እንደያስፈላጊው የጊዜ ሰሌዳ እወስዳለሁ ምክንያቱም ስልጠና መውሰድ በርካታ ጠቀሚታዎች ስላሉት ስልጠናዎችን ግዴታ መውሰድ አለብን ማለት ነው። እና ስልጠና ለራስ እጅግ ገንቢ ስለሆነ ብዙ እውቀቶችን ማግኘት ያስፈልገናል ያለ እውቀት ደግሞ የሚሰራ ነገር ስለሌለ። ለዚህ ሲባል ግዴታ ስልጠና መውሰድ ያስፈልጋል። እና እኔም ስልጠናዎችን እየወሰድኩ የተለያዩ ኮርሶችን እየወሰድኩ እውቀቶችን እያገኘው። በርካታ ጠንከር ያሉ ስራዎችን እየሰራሁ ራሴን የምጠቅም የምጠቅምበት እና የተለያዩ የግብ ምንጮችን የማፈራበት ሁኔታ ነው ያለው። እና በጣም ጥሩ ስለሆነ ሁሉም ሰው ስልጠናዎችን መውሰድ ያስፈልገዋል። ስልጠናዎቹን ወስዶ ዝም ማለት ብቻ አይደለም። ስልጠናን ወደ ተለያዩ ጥቅም አገልግሎት እንዲሰጡ ማድረግ ሌሎችም ማጋራት ለገንዘብ ምንጭ እንዲሆነው ማድረግ የሚቻልበት ዘዴ ስለሆነ። ስልጠና ማድረግ በጣም ጥሩና ጠቃሚ ነው

ታሪክ መንገር ትወዳለህ? አዎ ታሪክ መንገር በጣም እወዳለሁ ታሪክ ለብዙዎች እንደ ትምህርት ይሆናል። እና ታሪክን ካላስረዳን ታሪክን ካላሳወቅን እጅግ ከባድ ነው። እና ታሪክን ግዴታ ማወቅና ማስረዳት ያስፈልጋል። ምክንያቱም ታሪክ የሁሉም ነገር መገኛ ምንጭ ስለሆነ። ታሪክን ለሁሉም ማህበረሰብ ለሁሉም ህዝብ ማሳወቁ በጣም ከፍተኛ ጠቀሜታ ስላለው። ታሪክን ግዴታ ማሳወቅ አለብን። ለተለያዩ የሰዎች ለተለያዩ ባለሙያዎች ለተለያዩ የእውቀቱን ሙያዎች ላይ ያሉ ሰዎችን ላይ እውቀት ማሳመር በጣም ጥሩ ነው

ሃይማኖታዊ ግብር ታከብራለህ አዎ ሃይማኖታዊ ግብር አከብራለሁ ምክንያቱም ሃይማኖታዊ ግብር ለበርካታ ጥቅሞች ስላሉት ሃይማኖታዊ ግብር ማክበር ግዴታችን ነው። እና ስለ ሃይማኖታዊ ግብር። በጣም በርካታ አባቶች በጣም በርካታ ትምህርቶች ይሰጣሉ እና ስለዚህ እነዚህን ትምህርቶች። በአግባቡ በመጠቀም ለተለያዩ አገልግሎት እንዲውሉ የማድረግ ግዴታ ስላለብኝ እኔም ሃይማኖታዊ ግብሬን አከብራለሁና። እና ሃይማኖታዊ ግብር ካላከበርን ደግሞ በጣም ከባድ ስለሆነ ሁላችንም ሃይማኖታዊ ግብር የማክበር ግዴታ አለብንና። ሁላችንም በያለንበት የአመተ ግብር ልናከብር ይገባናል

የትንኝ መረብ ትጠቀማለ? አዎ የትንኝ መረብ እጠቀማለሁ። ትንኝ በጣም በርካታ ችግሮችን እያደረሱ ስለሆነ ትንኝ መረቦችን መጠቀም ደግሞ ከእነዚህ ጉዳቶች ከትንኝ ከሚያደርሱት ጉዳቶች ራስን መከላከል ራስን መጠበቅ ስለሆነ የተለያዩ የትኛው መረቦች ስላሉ እነዚህን የትኛው መረቦች በመጠቀም ትንኞችን መከላከል ይቻላል። በተለይ ትንኞች የሚረቡበት ወቅት አካባቢ እንደ መስከረም ጥቅምት ህዳር አካባቢ በጣም በርካታ ትንኞች የሚያራቡበት ጊዜ ስለሆነ እነዚህ ትንኞች በሰው ላይ የሚያደርሱትን ጉዳት ለመከላከል ሲባል የትንኝ መራቦችን መጠቀም አስፈላጊ ሆኖ ስለተገኘ እነዚህን የትንኝ መረቦች እንጠቀማለን። እና ግዴታ አስፈላጊ ሆኖ ስላገኘነው እንጠቀምበታለን የትንኝ መረብን።

ይቅርታ መጠየቅ ቀላል ነው ይቅርታ መጠየቅ ለሚያውቅ ሰው የይቅርታን ትርጉም በደንብ ለሚያውቅ ሰው ይቅርታን ጠቀሜታ ለተረዳ ሰው ይቅርታ መጠየቅ በጣም ቀላል ነው። እና ይቅርታ እጅግ ከፍተኛ የሆነ ጠቀሚታ ያለው ሲሆን ሁሉም ሰው ስለ ይቅርታ ጥቅም ስለ ይቅርታ ግንዛቤ ኑሮት። ይቅርታ ቢያደርግ በጣም የተሻለ እና ከፍተኛ የሆነ ጠቀሚታ ስላለው። እኔም ይቅርታ መጠየቅ ቀላል ነው ማለት። ባልችልም። እውቅና ላለው ለተረዳው ጥቅሙን ለተረዳ ሰው ይቅርታ ማለት በጣም ቀላል ነው የሚል ትርጓሜ አለ

የስራ እድገት እየፈለግክ ነው? አዎ የስራ እድገት እኔ እየፈለግኩ ነው ምክንያቱም የስራ እድገት ለማንኛውም ሰው አስፈላጊ እንደመሆኑ መጠን እኔም የስራ እድገት እፈልጋለሁ። የስራ እድገት በጣም ጥሩና አስፈላጊ ስለሆነ ሁሉም ሰው ይፈልጋል። እኔም እፈልጋለሁ የስራ እድገት የተሻለ ኢኮኖሚ እድገት ለተሻለ አመለካከት እድገት። ለተሻለ የስራ ጫና እንዳይኖር ለማድረግ አስፈላጊ ስለሆነ የስራ እድገት በጣም ጥሩ ስለሆነ እኔም የስራ እድገትን እየፈለኩ እገኛለሁ

አካባቢው የአካባቢው ገበያ እንዴት ነው የአካባቢው ገበያ? በሳምንት ሁለት ቀን የሚከናወን ሲሆን ሰኞና ቅዳሚ የሚከናወን የገበያ ሁኔታ ሲኖር በእነዚህ የገበያ ሁኔታዎች የተለያዩ የገበያ ምርቶች የሚቀርቡበት እና በዚህ እነዚህ የገበያ ምርቶች የሚሸጡበት የሚለወጡበት እና የተለያዩ ግዢና ሽያጭ የሚከናወኑበት እለታቶች ናቸው። እና ብዙን ጊዜ ገበያዎች ደመቅ ብለው የሚሉት ቅዳሜ እለት ቢሆን። በየትኛውም የሀገራችን ክፍሎች። በተለይ በኢትዮጵያ በምትባል ሀገር ላይ እንደ ቅዳሜ አይነት የገበያ ሁኔታዎችን በአብዛኛው ተመራጭ የሚሆንበት ሁኔታ ነው። ያለው ከፍተኛ ሽያጭ የሚከናወንበት እለትም እለተ ቅዳሜ ነው። እና በዚህ ቀን በጣም በርካታ ሰዎች ይገኛሉ በጣም በርካታ የገበያ ምርቶች የሚቀርቡበት እለት ነው

ምን? አይነት ጥቅማ ጥቅሞች አሉ የተለያዩ የህክምና ጥቅማ ጥቅሞች አሉ የተለያዩ የበዓላት ስጦታዎች አሉ የተለያዩ የእረፍት ጊዜያቶች አሉ የተለያዩ የገንዘብ ድጎማዎች አሉ እነዚህ እነዚህ አይነት ድጋፎች ጥቅማ ጥቅሞችም አሉ። ማለት እና ከዚህ በተረፈ ደግሞ አንዳንዴም ለበዓላት እረፍቶች ይኖራሉ። እንዲሁም አንዳንዴ ደግሞ መዝናኛ ቀናቶች ላይ የእረፍት የሚሰጥበት የጥቅማ ጥቅም መንገዶች አልሚና እነዚህን ጥቅማ ጥቅሞች በአበበ እየተጠቀምን። ራሳችንን ጥሩ ሁኔታ ላይ እናደርጋለን

ይቅጥር ሂደት እንዴት ነው ሲባል የቅጥር ሁኔታ መጀመሪያ ቅጥር ይወጣል ቅጥር ከወጣ በኋላ ለፈተና ጥሪ ይደረጋል። ለፈተና ጥሪ ከተደረገ በኋላ በፈተና። ይቀረባል ፈተና ይፈተኑታል ፈተና ካለፉ በኋላ በቋሚነት በቅጥር ሁኔታ አገልግሎት የሚሰጥበት ሁኔታ ይኖራል። ይሄም ሲሆን ለመጀመሪያ ሶስት ወር አካባቢ ምንድነው ሚደረገው? የሙከራ ቅጥር ነው የሙከራ ቅጥር ይከናወናል ከዛ በተጨማሪ የቋሚ የቅጥር ሁኔታ ይሰጣል ማለት ነው። በዚህ ሁኔታ የቅጥር ሁኔታ በቋሚ ሁኔታ የሚከናወንበት መንገድ ነው

የህዝብ ማመላለሻ ትጠቀማለህ? አዎ እጠቀማለሁ። የህዝብ ማመላለሻ አብዛኛው የሀገራችን ህዝብ አብዛኛው ማህበረሰብ የሚጠቀመው ትራንስፖርት ስለሆነ። የህዝብ መመላለሻ እኔም እጠቀማለሁ እና በጣም ብዙ ጊዜዎችን የማሳልፈው በህዝብ መመላለሻ ላይ ነው። እና የህዝብ ማመላለሻ በጣም የምትጠቀመው እጅግ ጥሩ ነው። እጅግ ወሳኝ ስለሆነ እኔም የምጠቀመው የህዝብ ማመላልሻን ነው። እና ብዙ ሰዎችም ይጠቀሙታል

የድርጅት ዝግጅቶችን ትሳተፋለህ? በጣም ትጋኝ እሳታፋለው እና በጣም ብዙ ጥቅሞች አሉት ድርጅቶች ዝግጅ ላይ መሳተፍ ማለት ነው በጣም ብዙ አይነት ጥቅማ ጥቅም እስካለው ድረስ በእነዚህ ዝግጅቶች ላይ እኔም ተሳትፎ የማደርግ ይሆናል ማለት ነው። እና ብዙ ሰው ይሳተፍበታል እኔም እሳተፍበታለሁ እና መሳተፉ ጠቃሚ ነው እና ሁሉም ሰው መሳተፍ ይኖርበታል ሶ ሁሉም ሰው የመሳተፍ እድል ቢያገኝ መልካም ነው የሚል ሀሳብ አለኝ

በዶጬ መፍጨት ታውቃለህ? አውቃለሁ አዎ ብዙ ሰዎች በዶጬ መፍጨት አውቃለሁ ያውቃሉ ይጠቀማሉ። እና የዶጬ መፍጫዎች ብዙ ስጦታዎች ያለም ብዙ አገልግሎቶች አሏቸው። እና እኔም የዶጬ መፍጫዎችን አልፎ አልፎ እጠቀማለሁ። ግን ብዙ ጊዜ የምጠቀማቸው ምንድነው? ዘመናዊ የሆኑ የዶቄን የመፍጫ መንገዶችን ነው የምጠቀመው። እና ዶቄን ብዙ ሰዎች ይጠቀሙታል ግን አልፎ አልፎ ነው። እና አብዛኛው ጊዜ ግን በዘመናዊ የመፍጫ መንገዶች ስለሆነ ሰውዬ የሚጠቀመው ዶጬን አልፎ አልፎ ሰውዬ የሚጠቀምበት መንገድ አለ።

በጀት ታስተዳድራለህ በጣም ነው የማስተዳደር በጀት ማስተዳደር ቀላል የሚባል ባይሆንም እኔ ግን ካለኝ ልምድ ካለኝ የስራ ተነስታችነት ካለኝ ሙያ ካለኝ ብቃት አንፃር በጀትን በአግባቡ በማስተዳደር የተለያዩ አገልግሎቶችን እየሰጠሁ እገኛለው። በጀት ለማስተዳደር በጣም እውቀት ይጠይቃል በጣም ልምድ ይጠይቃልና። እኔም ካለኝ እውቀት ካለኝ ልምድ ካለኝ። ተነሳሽነት አንፃር በጀትን በአግባቡ እቅድ በማውጣት በታለመለት እቅድ በታለመለት ስራ ላይ በማዋል በጀትን እያስተዳደርኩ እና ለተለያዩ ተግባራት እያዋልኩ እገኛለሁ

ዜና በመስመር ላይ ታነባለህ ብዙ ዜናዎችን? አነባለሁ ምክንያቱም ዜና ማለት ትንሽ የሚባል ነገር አለ። በጣም ጠቃሚ የሆኑ ሰበር ዜናዎች ሊኖሩ ይችላሉ ሀገራዊ ዜናዎች ሊኖሩ ይችላሉ ወቅታዊ ዜናዎች ሊኖሩ ይችላሉ። እነዚህ ዜናዎችን በአግባቡ በማዳመጥ የተለያዩ መረጃዎችን በማግኘት የተለያዩ ጥቅም ማግኘት የሚቻልበት መንገድ ስላለ እኔም ዜናዎችን አዳምጣለሁ እከታተላለሁ። በመስመር ላይ እያዳመጥኩ እንቅስቃሴ የማደርግበት ጊዜ ስላለ ዜናዎችን ማዳመጥ ደግሞ ከፍተኛ የሆነ ጠቀሜታ ስላለው። ዜናን ማዳመጥ ለሁሉም ሰው አስፈላጊ ነው። እና እኔም አዳምጣለሁ

መዋቢያ ትጠቀማለህ? አዎ እጠቀማለሁ የተለያዩ የፀጉር አለ የፊት አለ የገላ ብለን በሶስት ልንከፋፍላቸው እንችላለን የፀጉር የተለያዩ ቅባቶች አሉ የፀጉር ማስዋቢያ የተለያዩ ቅባቶች አሉ እና እነዚህን ቅባቶች በመጠቀም ፀጉራችንን ከተለያዩ አላስፈላጊ ቆሻሻዎች አላስፈላጊ የውበት ማጣትን ልንከላከልበት የሚችል መንገዶች ስላሉ እነዚህን የውበት መጠበቂያዎችን በመጠቀም ፀጉሮቻችንን በአግባቡ መጠቀም ይገባናል። ሌላው የፊታችን የህይወት መጠበቂያ መንገዶችም አሉ። የተለያዩ አይስክሬም ክሬም የሆኑ አሉ እነዚህ ክሬሞችን በመጠቀም ፊታችንን ሶፍት የሆኑ ቦዲ ሎሽኖችን በመጠቀም ፊታችንን ካላስፈላጊ ነገሮች መጠቀም መጠበቅ አለበት። አለርጂክ ነገሮች እንዳያጋጥሙ የተለያዩ የቃጠሎችን እንዳይደርሱ የተለያዩ የፊት ጠባሳዎች የፊት ሸብሸብ አይነት ነገሮች እንዳይከሰቱ እነዚህ የፊት የውበት መጠበቂያ መንገዶችን መጠቀሙ የተሻለ ነው የሚል አለ። ሌላኛው ደግሞ ምንድነው? የሰውነት የአጠቃላይ የሰውነት የመዋቢያ መንገዶችም አሉ። እነዚህም ቦዲ ሎሽኖች የምንጠቀምባቸው የተለያዩ ቅባቶች አሉ እነሱንም በመጠቀም ሰውነታችንን ማስዋብና መዋቢያ መጠቀም የምንችልባቸው መንገዶች ናቸው።

ዋይፋይ ትጠቀማለህ ዋይፋይ ብዙ ጊዜ እጠቀማለሁ ግን አልፎ አልፎ ደግሞ የማልጠቀምበት ሁኔታ አለ። ለምን? ዋይፋይ ተንቀሳቃሽ ዋይፋይ ሲኖር ሙሉ በሙሉ መጠቀም የሚቻልበት ሁኔታ አለ። ነገር ግን ዋይፋይ ቤት እና ከስራ ቦታ ብቻ ስለሆነ ያለው ቤት እና የስራ ቦታ ላይ ስሆን ዋይፋይን ሙሉ በሙሉ የምጠቀምበት መንገድ አለ። ከዛ ውጪ ግን ስልኬ ጋር ዋይፋይ ስላልተገጠመለት ዋይፋይ ከቤት ውጪ እና ከስራ ውጪ ስሆን ዋይፋይ ሳይሆን ዳታ ነው የምጠቀመው። እና ዋይፋይ እጅግ ከፍተኛ የሆነ ጠቀሜታ ሲኖረው ለተለያዩ ዩቲዩቦችን ቪዲዮዎችን ለማየት የተለያዩ ሙዚቃዎችን ለማውረድ እና የተለያዩ ዜናዎችን ለማውረድ እና ለማዳመጥ የሚጠቅመን ስለሆነ ዋይፋይ እጅግ ተፈላጊ እና አስፈላጊ ቱል ለትውልድ እጅግ አስፈላጊ ነው

ምን አይነት ጫማ ትወዳለህ? የምወዳቸው ጫማዎች በነጭ ቀለም የተዋቡ ቢሆኑ አልፎ አልፎ ደግሞ ነጭና ጥቁር የደመቁ ጫማዎች ላይ ትኩረት አደርጋለሁ ከዚህም አልፎ። እንትን ፍላቱን ጫማ በጣም ከፍታ የሌላቸው ጫማዎች ላይ ፍላት የሆኑ ጫማዎች ላይ ኤር ፎርስ የሆኑ ጫማዎችን በጣም እወዳለሁ። እነዚህ ጫማዎች ምቾት የሚሰጡ ስለሆነ ትኩረት ሰጥቼ የምለብሳቸውና የምገዛቸው ጫማዎች እንደዚህ ነው የኔ የጫማዎች ናቸው። ብዙ ሰዎች የሚፈልጓቸው ጫማዎች ግን ከፍታ ያላችሁ ጫማዎች ናቸው በሴቶች ዘንድ ደግሞ ፍላት የሆኑ ጫማዎችን ብዙ ጊዜ ይፈለጋሉ።

የእቃ ቁጥጥር ታደርጋለህ የእቃ ቁጥጥር አደርጋለሁ ምክንያቱም የእቃ ቁጥጥር ከሌለ እቃዎች በአግባቡ አገልግሎት ላይሰጡ ይችላሉ በአግባቡ ለታለመለት አላማ እንዳይውሉ ሊሆኑ ስለሚችሉ እቃዎችን መቆጣጠር ግዴታ አስፈላጊ ነው። እና እኔም እቃዎችን በአግባቡ እቆጣጠራለሁ እከታተላለሁ እና ሁሉም ሰው እቃዎችን መቆጣጠር መከታተል አለበት። እንደዛ ካልሆነ እቃዎች ከሌሉ ስራ መስራት የሚቻልበት መንገድ ስለሌለ የእቃ ክትትል ማድረግ ያስፈልጋል። እቃ ከተጠፋ መግዛት ካለ ደግሞ ከተሰበረ ጥገና ውስጥ እንዲኖሩ ያደርጋል። እና ቁጥጥር ማለት ቀላል የሚባል ስላልሆነ ሁሉም ሰው የእቃ ቁጥጥር ማድረግ ያስፈልገዋል። እና ያለ እቃ ያለ ግብአት ምንም አይነት አገልግሎት መስጠት የሚቻልበት መንገድ ስለሌለ የቃ ቁጥጥር ማድረግ እጅግ አስፈላጊና ወሳኝ ስለሆነ። እኔም የእቃ ቁጥጥር እያደረኩኝ ስራዎቼን በአግባቡና በተገቢ ሁኔታ የምሰራበት መንገድ አለ።

ማታ ከስራ በኋላ ምን ታደርጋለህ? ማታ ከስራ በኋላ የስፖርት እንቅስቃሴዎችን አደርጋለሁ እንቅስቃሴ አደርጋለሁ ስፖርቱ እሰራለሁ ኳስ እጫወታለሁ የተለያዩ መዝናኛዎች ላይ ተሳትፎ አደርጋለሁ። ከዚያ በኋላ ወደ ቤት እህድና የምግብ ዝግጅት አደርጋለሁ ምግብ አዘጋጃለሁ። ምግብ አዘጋጅቼ ምግቦችን በአግባቡ ከተመገብኩ በኋላ የተለያዩን መጽሐፎችን አነባለሁ። መጽሐፎችን ካነበብኩ በኋላ እረፍት አደርጋለሁ። እረፍት ካደረኩ በኋላ እንቅልፍ ላይ እሆንና ጠዋት አካባቢ እነሳለሁ።

ደንበኞች ጋር ትገናኛለህ? አዎ እገናኛለሁ። ደንበኞች ቀላል የሚባሉ አይደሉም። እና በርካታ ጥቅም የሚሰጡ በርካታ አገልግሎት የሚያደርጉ ደንበኞች ስለሆኑ ደንበኞች ጋር ጠንካራ የሆነ ግንኙነት ሊኖር ይገባል። ያለ ደንበኞች ስራ መስራት አይቻልም። ብቻን ስራ መስራት አይቻልም። ደንበኞች ያስፈልጉናል። ያለ ደንበኞች ለውጥ ማምጣት አይቻልም። እና ከደንበኞች ጋር መገናኘት መወያየት መመካከር ያስፈለጋል። እና ደንበኞች የገቢዎቻችን ምንጭ የህይወታችን መሰረት ናቸው። እና ደንበኞቻችንን አክብረን እና በስርዓት የመያዝ ግዴታ ሊኖርብን ይገባል። እና ደንበኞቻችን ሁላችንም በስራ ልንከባከባችሁ እና ልንጠብቃችሁ የሚገባ ሁኔታ

እድለኛ ነገር አለ እድለኛ ነገር አለኝ ምንድ ነው? የእድለኛ ነገር አለኝ ያልኩት እድለኛ ጤና መሆን በራሱ ትልቅ እድል ነው። እና እኔም ጤነኛ ነኝ በዛ ልክ በተፈጥሮም ጥሩ አይነት አመለካከት። ጥሩ የሆነ ጤና ስላለኝ። እኔ ፈጣሪ የተመሰገነውን እድለኛ ነገር ነኝ አለህ ለሚለው አለኝም ማለት እችላለው። እና እነዚህ ነገሮች ቀላል የሚባሉ ነገሮች ስለሆኑ እኔ እድለኛ ነገር። አለኝ ብዬ ነው እየምወስነው እና እጅግ ጥሩ ነው

የምትወደው ቀለም ምንድነው በመጀመሪያ የምወደው ቀለም አረንጓዴ ቀለም በጣም አብዝቼ የምወደው ቀለም ነው ከዚህ በተጨማሪ ደግሞ አረንጓዴ በጣም ብዙ ትርጉም ያለው ቢሆንም እንደ ሰላምን የሚሰጥ ደስታን የሚሰጥ ስለሆነ አረንጓዴ ቀለም እወዳለሁ። ከዚህ በተጨማሪ ቢጫ ቀለም ደግሞ እወዳለሁ። ቢጫ ማለት በቃ አለ አይደል ጉልህ እና። በቃ ደስ የሚል ቀለም ስላለው ማለት ከዚህ በተጨማሪ የምወድ ሶስተኛው የቀለም አይነት ነጭ ቀለም ነጭ ቀለም ማለት ብርሃን ነው። ደስታ ነው ፍካታ ነውና ደስ ስለሚል እነዚህን ቀለማቶች አብዝቼ የምወዳቸው ቀለሞች ናቸው

ማሸለፍ ትችላለህ እችላል ማሸለፍ ብዙ አይነት ትርጓሜ ቢኖራቸውም እኔ በማክፈው የማሸለፍ ትርጓሜ ግን በጣም ቀላል እና ጥሩ የሆነ መንገድ ነው እና ማሸለፍ። የአለም ማሸለፍ እጅግ ህይወት ሊከብድ ስለሚችል ህይወትን ቀለል ለማድረግ ካስፈለገ ማሸነፍ ያስፈልገናልና። እኔም ማሸነፍን በትርጉም ውስጥ አስገብቼ እችልበታለሁ

አቧራ እጅግ ችግር ይፈጥርብሃል። ችግር በጣም ይፈጥራል። አቧራ በጣም ከባድ አስቸጋሪ ከሚባሉት ነገሮች ውስጥ አቧራ ነው። እና አቧራ ለተለያዩ የበሽታ ምንጮች ለተለያዩ የበሽታ መንስኤ ስለሆነ ብዙ ሰው አቧራ በኖረበት ሰዓት። ለተለያዩ ጉንፋን በሽታዎች ይጋለጣል እና ለተለያዩ የበሽታ መንስኤዎች ስለሆነ አቧራ ባይኖር በጣም ጥሩ ነው። አቧራማ አካባቢ ያሉ ማህበረሰቦች ብዙም ጊዜ በበሽታ የተበከሉ እና በበሽታ የሚሰቃዩ ስለሆነ። አቧራ ደስ የማይል ነገር ነው። ችግር ይፈጥርብሃል ለሚለው አዎ ይፈጥራል። እና ስለዚህ አቧራ ይሄን ያህል ካልነ

የትኛውን? ወቅት ትወዳለህ ለሚል የምወደው ወቅት በጋማ አካባቢ በጋዎችን በጣም የምወደው ወቅቶች ናቸው ጥር የካቲት መጋቢት እነዚህ ወራቶች እጅግ በጣም የምወደው ወቅት ነውና። ደጋ ወቅቶች ከምንም በላይ የምፈልጋችሁ የምወዳችሁ ወቅቶች ናቸው። ክረምት አካባቢ ቅዝቃዜ ብዙ ምቾት ስለማይሰማኝ ክረምት አካባቢም ብዙ የምወደው ወቅት አይደለም። እነዚህ ወቅቶችን እኔ የምወዳቸው። አይደሉም

የልደትን እንዴት ታከብራለህ? ልደቴን በተለያዩ ሁኔታዎች የሚከበር ሲሆን። የተለያዩ ዳቦዎችን በማዘጋጀት። ፋንዲሻዎችን ሻማዎችን በማብራት። ፋንዲሻዎችን በመቁላትና በማዘጋጀት ቡናዎችን ሻዮችን በማዘጋጀት ዳቦዎችን በመቁረስ። እነዚህ ፕሮግራሞችን በማድረግ ልዴቴን በስርዓት ጓደኞችን ቤተሰቦችን ሰብሰብ በማለት የሚከበር በዓል ነው ማለት ነው

ምን ያህል ጊዜ ስብሰባ ታደርጋላችሁ? ስብሰባ የምናደርግበት ጊዜ እና ወቅት የተለያየ ነው። ምክንያቱም ከፍተኛ የሆነ የስራ ክፍተት ካለ፤ ከፍተኛ የሆነ የስራ ጫና ካለ፤ በተደጋጋሚ የሰበሰባ ሊኖር ይችላል። ምክንያቱም እነዚህ ክፍተቶችን ለማስተካከል ግዴታ መወያየት ስለሚያስፈልግ ተደጋጋሚ የስብሰባ ጥሪዎች እና ልናደርግ የምንችልበት መንገድ ይኖራል። እና እንዲሁም ከፍተኛ የስራ ክፍተት ጫናዎች ካሉን እነዚህን የስራ ጫናዎች በምን መልኩ ይስተካከላል ማለት ስብሳዎች ሊከናወኑ የሚችሉበት መንገድ ነው።

የስራ ጊዜ ገደብ ታስተካክላለህ? አዎ ይስተካከላል። የስራ ክፍተት ካለ የስራ መሸር አለፍ ካለ እነዚህን ነገሮች የስራ ጊዜ ገደብ ማስቀመጡ። አስፈላጊ ሆኖ ስላየነው የስራ ገደብ ጊዜ ማስተካከል ያስፈልጋል። እና እኔም የስራ ጊዜ ገደቤን በማስተካከል አገልግሎትን ማሻሻል እና ጥሩ የሆነ አገልግሎት መስጠት የሚቻልበት መንገድ አለ። ከዛ ውጪ የስራ ጊዜ ገደብ ካልተስተካከለ ደግሞ ስራዎች ይበላሻሉ። የስራ መስተጓጎል ሊኖሩ ይችላሉ።

ስንት? ቋንቋ ትችላለህ የምችላቸው ቋንቋዎች ሁለት ቋንቋዎች ብቻ ሲሆኑ ከእነዚህም ቋንቋ መካከል የመጀመሪያው አማርኛ ቋንቋ ሲሆን ሁለተኛው ቋንቋ ደግሞ እንግሊዘኛ ቋንቋ ነው። እነዚህን ቋንቋዎች በስርዓትና አቀላጥፌ በመናገር የምችላቸው ቋንቋዎች ናቸው። ሌሎች ቋንቋዎችን እሞክራለሁ ግን በብቃት ለመናገር የሚያስችል ነገር ስላልሆነ በብቃት የምናገራቸው ቋንቋዎች ግን እንግሊዘኛ ቋንቋ እና አማርኛ ቋንቋ በተለይ አማርኛ ቋንቋን በጥራት እና ጥራቱን በጠበቀ የአነጋጋር እና የአጻጻፍ እንዲሁም ማንኛውንም ስኪል የምችልበት ማንኛው ቋንቋ

በእርሳስ ነው በብእር ወይስ በእርሳስ ትጽፋለህ? ለሚል በብእር ነው በብእር ብዙም ጽሁፉ አያምርም። እና እኔ የምጽፈው በእርሳስ የተሻለ ጽሁፍ ይኖራልና። በእርሳስ መጽሐፍ የተሻለ ነው። እኔ ጋር በእርሳስ እጽፋለሁ ሌሎች በብእር ሊፅፉ ይችላሉ። እኔ ግን በብእር መጻፍ ብዙም ኮንፈርት አይሰጥም ምቾት አይሰሰጠኝም። እና በእርሳስ እጽፋለሁ በእርሳስ ጥሩ ነው። ጽሁፍ በእርሳስ የተሻለ ትርጓሜ አለው

አመራር ሚና አለህ? አዎ የአመራር ሚና በጣም አለኝ። ምክንያቱም ከዚህ በፊትም ልምዱ ስላለኝ ብዙ ጊዜያቶችን በአመራር ሚናነት ስለተወጣው አመራርነትን ተረክቤ የተለያዩ ሀላፊነቶችን ይዤ ብዙ ስራዎችን ስሰራ ስለነበር የአመራር ሚና አለኝ። በዚህም አመራር ሚናነት ከፍተኛ እየሆነ ድጋፎች የተለያዩ ስራዎችን ሰርቻለሁ፤ የተለያዩ አግሎቶችን ሰጥቻለሁ። በዚህም ከፍተኛ የሆነ ሽልማቶች ሁሉ እየተበረከተልኝና ብዙ ስራዎችን በመስራት በርካታ የምስጋና ወረቀቶች ሁሉ እየተገኘ የተሰጡኝ ሲሆን አመራር ሚናነት እጅግ አለኝ።

ማደንዘዝ ትወዳለህ ማደንዘዝ ብዙም አልወድምና ማደንዘዝ በጣም ደስ የማይል ባህሪም ስለሆነ ማደንዘዝ ባይኖር ጥሩ ነው የሚል የራሴ የግል ይሆነ ሀሳብ አለኝ። እና ማደንዘዝ በጣም ከባድ ነውና። በስራ ዘንድ ማደንዘዝ ለህክምና ከሆነ የተሻለ ነው ከዛ ውጪ ያለው ማደንዘዝ ግን እጅግ ጥሩ ነው የሚል ሀሳብ ስለሌለኝ። ማደንዘዝ ቢቀር የተሻለ ነው

መጨባበጥ ትወዳለህ አዎ እጅ መጨባበጥ በጣም ጥሩ ነው። ለምን? እጅ ስትጨባበጥ ሰላምታን ፍቅርን ስለምትገልጽበት እጅ በመጨባበጥ ደግሞ ግንኙነትን ታጠናክርበታለህ እና እኔም በእጅ መጨባበጥ ብዙ ግንኙነቶችን አጠናክሬበታለሁ። ብዙ ህይወቶችን አስተካክዬበታለሁ። እና ብዙ ሰው በእጅ መጨባበጥ መሰረት ላይ ብዙ ግንኙነቶችን ያጠናክራልና እኔም እጅ መጫባበጥ ላይ በጣም እወዳለሁ። በጣም የማደርገውም ስራ ስለሆነ። በጣም ተወዳጅ እና ተመካሪ ስራ ነው

ማህበራዊ ሚዲያ ትጠቀማለህ? አዎ እጠቀማለሁ ማህበራዊ ሚዲያ በጣም በርካታ አገልግሎቶችን እየሚሰጠን ስለሆነ እኔም በማህበራዊ ሚዲያ በጣም ብዙ ስራዎችን እሰራለሁ። ብዙ አገልግሎቶችን አደርጋለሁ እጠቀምበታለሁ አስጠቅምበታለሁ በተለይ ቴሌግራም ፌስቡክ ዋትሳፕ እነዚህን ማህበራዊ ሚዲያዎችን በመጠቀም ብዙ አግሎቶችን እያገኘሁና እየተጠቀምኩባቸው የምገኝ ሲሆን። እነዚህ እጅግ ከፍተኛ የሆነ የሰው ብዛት የሚል ያሏቸው ስለሆነ ዩቲዩብ ብዙ አገልግሎቶችን የማገኝበት። ማህበራዊ ሚዲያ

በመንገድ ላይ ምግብ ትገዛለህ? እገዛለሁ የተለያዩ ቀለል ያሉ ምግቦችን በመንገድ ላይ እገዛለሁ እንደነ ቆሎ ሳንዱች እንደዚህ እነ ሳምቡሳ ዳቦ ቆሎ እነዚህ አይነት የምግብ ላይ የሚመገቡ ምግቦች ላይ እገዛለሁ እና ብዙ ምግቦች አሉ መንገድ ላይ የሚሸጡ ትኩኩስ ነገሮች እና እንዲሁም ቀለል ያሉ ቆሎች እነ ቆሎ አሉ እነ ሳምቡሳ አሉ እነ ዳቦ ቆሎ አሉ እነዚህ ቆሎዎች በመንገድ ላይ የሚበሉ ስለሆነ በመንገድ ላይ የምግብ እየገዛን የምንመገባቸው ምግቦች ናቸው

ሹራብ መስፋት ትችላለህ? አዎ መስፋት የሚቻልበት መንገድ ብዙ አይነት ቢኖርም ሹራም መስፋት እችላለሁ። እና በተለይ ለብርዳማ አካባቢ ላይ ያሉ ሰዎች የሚጠቀሙበት ስለሆነ። ሹራብ መስራት በጣም ጥሩ ነው በጣም ብንጠቀምበት ያዋጣናልና። ሹራብ እጅግ ደስ የሚል ውበትን የሚሰጥ ስለሆነ

ምን አይነት ቦርሳ ትጠቀማለህ አረንጓዴማ ቀለም ያለው ቦርሳ ቢሆን እና እንዲሁም የተለያየ የኪስ አይነት ቢኖረው ይመከራል። ለምን የተለያየ ኪስ ካላችሁ የተለያዩ እቃዎች ስንይዝ በተለያዩ ኪስ ውስጥ እናስገባና በየአይነቱ እናደርገዋለን ማለት ነው። የምግብ የምግብ ልናደርግ እንችላለን የተለያዩ ሽቶ ሽቶዎች እናደርግ እንችላለን እና እንደየ አስፈላጊነቱ ለማድረግ። ስንፈልግ ልክ በዛሬ ቀን እንጠቀምበታለን። እና በዚህ ልክ ነው። የቦርሳዎችን መግዛት ያለብን እና

ምን? ያህል ጊዜ መጽሐፍ ታነባለህ በቀን ሶስት ጊዜ አነባለሁ መጽሐፍ ማንብብ ማለት እውቀትን መገንባት ስለሆነ እውቀት ያለ ደግሞ ከማንበብ ስለሆነ እኔም መጽሐፍን በማንበብ የተለያዩ እውቀቶችን ማግኘት ችያለሁ። እና ሁሉም ሰው መጽሐፍ ማንበብ እውቀት ማግኘት የሚችልበት መንገድ ስላለ እኔም መጽሐፍ እያነበብኩኝ በጣም በርካታ እውቀቶችን አግኝቻለሁ። ለወደፊትም መጽሐፎችን አነባለሁ። መጽሐፍን በቀን ሶስት ጊዜ አነባለሁ በሳምንት ደግሞ ወደ ሃያ አንድ ጊዜ የማነብበት ሁኔታ አለ። ማንበብ በጣም ጥሩ ነው። ማንበብ ያለብን እውቀት እዚህ ላይ ነው

ምን አይነት ልብስ ትወዳለህ የምወዳቸው ልብሶች ምንድነው? ብዙውን ጊዜ ነጭ ቀለም ያላቸው ልብሶችን ትኩረት ሰጥቼ የምለብሳቸው ልብሶች ናቸው። ነጭ በጥቁር ቢሆን በጣም ይመከራል ከዛ ውጪ አረንጓዴ አይነት ኮቶችንም እወዳለሁ። ነጭ ጫማዎችን እወዳለሁ። እንዲሁም ጥቁር በነጭ የተቀላቀለበት አይነት ጫማ በጣም የሚመቸኝ የጫማ አይነት ነውን።

በየትኛው ቀን ወደ ገበያ ትሄዳለህ? ብዙን ጊዜ የምሄደው በየትኛው ቀን ነው። እለተ ቅዳሜ ቅዳሜ ቀን ብዙን ጊዜ ወደ ገበያ የምሄድበት ቀናቶች ናቸው እነዚህ ቀን። በስራ ብዙ የማይበዛበት እለት ስለሆነ ቅዳሜ በዓልም ስለሆነ በእለተ ቅዳሜ ብዙ ጊዜ ወደ ገበያ እየድኩ የተለያዩ ገበያዎችን በማድረግ የተለያዩ ስራዎችን የምሰራበት ጊዜ ነው። እና እለተ ቅዳሜን ወደ ገበያ የሚሄድበት እለት ነው

ከአለቃ ጋር ግንኙነት እንዴት ነው የተሻለ ግንኙነት ነው ያለኝ? እና ከአለቃ ጋር ግንኙነት የተሻለ ካልሆነ ስራ ሊበላሽ ስለሚችል ከአለቃ ግዴታ የተሻለና ጥሩ የሆነ ግንኙነት ሊኖር ይገባል ምክንያቱም አለቃ ጋር ግንኙነቱ ጥሩ ካልሆነ ስራው በትክክልና በጥሩ ሁኔታ ሊሄድ ስለማይችል ከአለቃ ጋር ጥሩ የሆነ ግንኙነት ሊኖረን ይገባል። ማንኛውም ሰው አለቃው ጋር እና አብሮት ከሚሰራ ሰው ጋር ጥሩ የሆነ ግንኙነት ሊኖረው የሚገባ ሲሆን እንደዚህ ካልሆነ ስራዎች ሊበላሹ ስለሚችሉ ከስራ መፈናቀልም እና ከተለያዩ ችግሮች። ሊያጋጥም ስችል ከአለቃ ጋር ጥሩ የሆነ ግንኙነት መኖር መቻል አለበት።

የትኛውም በዓል ትወዳለህ? የምወደው የበዓላት በተ አመታዊ በዓላቶችን አብዛኞቹን እወዳቸዋለሁ በጣም በከፍተኛ ሁኔታ የምወደው በዓል ግን ጥምቀትንና ትንሳኤን አብዝቼ የምወደው በዓል ነው። እና እነዚህ በዓላቶች በጣም በከፍተኛ ሁኔታ የምወደው እና ብዙ እድል የምሰጠው ብዙ ቦታ የምሰጠው በዓል ስለሆነ እነዚህን በዓላቶች በጣም የምወዳቸው በዓላቶች ናቸው። ብዙ አይነት በዓላት አሉ ገና አለ ጥምቀት አለ ትንሳኤ አለ አዲስ አመት እነዚህ አራቱ በዓላት በጣም ከፍተኛ ሁኔታ ትኩረት ተሰጥቷቸው የሚከበሩ በዓላት እንደመሆናቸው መጠን። ሁሉም በዓላቶች ማለት ይቻላል የምወደው ነው ግን አብዝቶ የምወደው ግን ገና ነው።

ማር ትወዳለህ ማር በጣም ነው የምወደው? ማዕር እጅግ ጣፋጭ ከመሆኑም በላይ እጅግ ለሰውነት ጠቃሚና በርካታ ሙቀት ስለሚሰጥ በጣም የሚወደድ የምግብ አይነት ነው እና በጣም ብዙ ሰዎች የሚፈልጉት የምግብ አይነት ሲሆን። እኔም እንጁ በጣም የምወደውና እጅግ ጣፋጭ ከመሆን በላይ ሀይልና ሙቀት ሰጪ ከሚባሉ የምግብ አይነቶች ስለሆነ እጅግ ተፈላጊም ነውና እኔም በጣም ነው የምወደው